እሺ ጨው ብዙ ትወዳለህ? ይላል ጨው ብዙ አልወድም ማለት በምመገበበት ሰዓት ብዙ ጨው የምጠቀም ሰው አይደለሁም። ያው ጨውን በተመለከተ እንግዲህ በተወሰነ መልኩ ለጤና ይመከራል ወይንም ደግሞ የጤና ባለሙያዎች ጨውን እንድንጠቀም ይነግሩናል። ግን ይህ ጨው በኋላ ላይ ያው የራሱ የሆነ ተጽዕኖ የጤና ተጽዕኖ ያመጣል። እና ጨውን ሰዎች ስንጠቀም በስርዓትና በአግባቡ መጠቀም ወይንም ደግሞ አነስተኛ መጠን ያለው ጨው መጠቀም አለብን ብዬ እመክራለሁኝ። በተለይ ያው እድሜ በሄደ ቁጥር ወይንም ደግሞ እድሜያችን በገፋ ቁጥር እንግዲህ ጨው የመጠቀም መጠኑን መቀነስ አለብን ያለበለዚያ ያ ለጤንነታችን ትክክል አይመጣም ወይንም ደግሞ ጥሩ አይደለም ማለት ነው። ስለዚህ ያው ከዚህ ከጨው ጋር በተያያዘ እንግዲህ የተለያዩ ነገሮች ይነሳሉ። እና ያው የጤና ባለሙያዎችም የሚሉት ይህንን ነገር ነው። ያው ጨው አብዝተን እየተጠቀምን በምንሄድበት ሰዓት ሰውነታችን ውስጥ እንግዲህ ጨው እየተከማቸ ይሄድና ለተለያዩ ለደም ግፊት የመሳሰሉ በሽታዎች ያጋልጠናል። ይህ ነገር ደግሞ ያው በጣም ይሄ የእንትኑን ከፍታ ስለሚጨምረው ብዙ ባንጠቀም ብዬ እመክራለሁኝ። ምክንያቱም ያው ጨው በውስጡ አዮዲን የሚባል ንጥረ ነገር አለው ያንን ነገር ለመውሰድ ያገለግለናል። ከዛ ሌላ ግን ብዙ የዛን ያህል ደጋግሞ መጠቀሙ ተገቢ አይደለም ብዬ ነው የማምነው። እንግዲህ ያው ስለ ጨው ጨውን በተለያየ ነገር ውስጥ ልንመገበው እንችላለን። ለምሳሌ የጨው ያው ወጥ ስንሰራ ጨው እንጨምራለን። እርግጥ ያው ይሄ የወጡን ጣዕም የሚያመጣው ወይንም ደግሞ ጥፍጥናውን የሚያመጣልን ጨው ነው ማለት ጨው የሌለው ወጥ እኔ ያው ውሃ ውሃ ነው የሚለው። ስለዚህ ያው ጨው ትልቅ የሆነ ሚና አለው። እዚህ ጋር ለሰርተን ለጨረስነው ወጥ ጣዕም ወይንም ደግሞ ለዛ የሚያመጣልን የራሱ የሆነ የምግብ ቴስት ወይንም ጣዕም ብለን የምንጠራው አለ ማለት ነው። ሌላ ደግሞ ያው ከወጥ በተጨማሪ ደግሞ የተለያዩ አታክልቶችን ስንበላ ለምሳሌ ቲማቲም ሊሆን ይችላል። አሁን ቲማቲም ቆርጠን በጥሬው የምንበላበት ሁኔታ አለ። ያን ቲማቲም እንግዲህ በጥሬው ስንመገብ ወይንም ደግሞ እንዲሁ ሳይበስል ስንመገብ ቲማቲም ቆስጣ ምናምን አድርገን አንድ ላይ ስንበላ ከአናት ያው ጨው እናደርግበታለን ማለት ነው። ያ እንግዲህ አሪፍ የሆነ ቃናን ወይንም ደግሞ ጣዕምን ይሰጥልናል። ሌላው ያው ዳቦ ሲጋገር ወይንም ደግሞ እንዲሁ ዳቦ ስንነጋግርም በተመሳሳይ ሁኔታ ጨውን እንጠቀማለን። ስለዚህ ይሄ እንግዲህ ያው ጨው በጣም አሪፍ የሆነ ነገር አለው ብዬ እገምታለሁኝ። ያው ጨው ጨምረንበት አንድ ላይ እናቦካለን ማለት ነው ያው ስናቦካ ነው የምንጨምረው። ያ የሚደረገው ለምንድነው በደንብ እንዲዋሃድና እንዲ ይሄ እንትንነቱ በደንብ ተዋህዶ በደንብ እንዲዋሃድና እንዲሟሟ ነው ያው ውሃ ውስጥ ተጨምሮ ነው ከዛ በኋላ የሚቦካው። ከጨው ጋር እንግዲህ የተለያየ ስኳርም ሊጨመር ይችላል። አንዳንድ ሰዎች ደግሞ ያው ጨውን በቡና ይጠጡታል። እንግዲህ ጨው በቡና መጠጣት በጣም ብዙ ሰው የለመደ ሰው አለ። ይህን ነገር ትንሽ የተዘወተረም ነገር ይመስለኛል በተለይ ትልልቅ ሰዎች ይህንን ነገር ያደርጋሉ። ከዛ በተጨማሪ ያው እንደዚህ አሁን ጨው በቡና ሲጠጡ ውስጡ አንድ ላይ ቅቤ ይጨምሩበታል እና ከዛ ጋር አንድ ላይ አዋህደው የመጠጣት ሁኔታም ይስተዋላል። በአጠቃላይ ያው ይሄ ጫው እንግዲህ ለአጠቃላይ ምግብነት ውስጥ አንድ ላይ ከምግብ ጋር በመሆን የምግብን ጣዕም ለማውጣት ነው የሚረዳን ማለት ነው። የራሱ የሆነ የጣዕም ይዞታ አለው። ያው ከበዛም እንግዲህ ይበላሻል ማለት ነው ወይንም ሙሉ ለሙሉ ጨው ጨው ይላል ማለት ነው። ስለዚህ በጥንቃቄ መጠቀም ያለብን ነገር ነው ይሄን ጨውን ማለት ነው። እና ያው ኢትዮጵያ ውስጥ ወይንም ደግሞ እንግዲህ እዚህ ሀገራችን ውስጥ በተለያየ ምግቦች ጨው እንጨምራለን እና ያው ጨው ጨምረን አንድ ላይ ለምሳሌ በርበሬም ሲፈጭ ውስጡ ጨው ገብቶ አንድ ላይ ይፈጭ

እሺ ምን ይላል ርዕሱ ጭንቀት ሲሰማህ ምን ታደርጋለህ ይላል? እንግዲህ ጭንቀት ሲሰማኝ የተለያዩ ነገሮችን አደርጋለሁኝ። አንደኛው የማደርገው ነገር እንግዲህ ብቻዬን መቀመጥ ነው እንግዲህ ይሄን ነገር ለምንድነው የማደርገውኝ? አንዳንድ ጊዜ ያው ብቻዬን ስቀመጥ በደንብ ከራሴ ጋር ለማውራት ወይንም ደግሞ ለመረጋጋት ምቹ የሆነ አጋጣሚን አገኛለሁ ማለት ነው። እና ያ ነገር ትንሽ ራሴን እንዳረጋጋ ያደርገኛል። ሌላው ደግሞ እንግዲህ ጸሎት እጸልያለሁ እና ጸሎት አደርጋለሁ ማለት ነው። ስለዚህ ያው ጭንቀት ሲሰማኝ ጸሎት ጸልያለሁ ጸሎት አደርጋለሁኝ ያው ጸሎት እንደሚታወቀው እንግዲህ ከፈጣሪ ጋር መገናኛ አንዱ መንገድ ነው። ስለዚህ ያው የጸሎት አድርግና የተለያዩ የጸሎት ወይንም ደግሞ ሃይማኖታዊ መጽሐፍትን ለማንበብ እሞክራለሁ። ከዛ በተጨማሪ ደግሞ የተለያዩ ስብከቶችን ወይንም ደግሞ ሃይማኖታዊ ነክ ትምህርቶችን እከታተላለሁ ማለት ነው። እነዚህን ትምህርቶች እንግዲህ ከተለያዩ ማህበራዊ ድረ ገጽ ላይ ነው እንትን የምለው ማለት ነው የምወስደው ወይንም የምከታተለው። ስለዚህ እነዚህን ነገሮች አደርጋለሁ። ከዛ በተጨማሪ እንግዲህ ትንሽ የሚያዝናናኝን ነገር ወይንም ደግሞ ያው ከዛ ስሜት ውስጥ ሊያወጣኝ የሚችለውን ነገር ሁሉ ለማድረግ እሞክራለሁ አንዳንድ ጊዜ ቡናም ልጠጣ እችላለሁ። ሌላው ደግሞ እንግዲህ ተጨማሪ ውሃም እጠጣለሁ እና በስፋት እና በብዛት ግን ያው ብቻዬን ለመቀመጥ እሞክራለሁ ወይንም ደግሞ ብቻዬን ለመሆን እሞክራለሁ ማለት ነው። እንግዲህ ያው አንዳንድ ጊዜ አንድ ችግር ተፈጥሮ ሊሆን ይችላል ይህ ነገር የሚፈጠረው አይታወቅም። እና ያንን ነገር ለመፍታት ወይንም ደግሞ ያን ነገር ከችግሩን ለመፍታት እሞክራለሁ። ችግሩን ለመፍታት ደግሞ ያው ከምን እንደመጣ ወይንም ደግሞ ምን እንዳስጨነቀኝ ያው ለማወቅም እፈልጋለሁ። እንግዲህ ያ ነገር ምን ያህል አስፈላጊ ነው ለኔ የሚለውን ነገር በጥሞና እገመግማለሁ ወይንም ደግሞ አያለሁ ማለት ነው። ያንን ካየው እና ከገመገምኩ በኋላ ምንድነው መፍትሄ ምን ማድረግ አለብኝ ወደሚለው? ወደ ቀጣይ ደረጃ እሄዳለሁ ማለት ነው። እንግዲህ ያው እነዚህን ነገሮች ያው መፍትሄ ይሆናሉ የሚባሉትን ነገሮች ወይንም ደግሞ የሚመስለኝን ነገር አደርጋለሁኝ ወይንም ደግሞ ወደዛ እርምጃ ውስጥ እገባለሁ ማለት ነው። ከዛን ያው እነዛን ነገሮች በሂደት እየሞከርኩኝ ነገሩን ለማስተካከል እና ያው ይሄ እንግዲህ ጭንቀት ከጭንቀቴ ለመውጣት በራሴ ጥረት አደርጋለሁ ማለት ነው። ከዛ በተጨማሪ እንግዲህ ያው ሰዎች ደግሞ እየተለያየ ነገር ያደርጋሉ። ጭንቀት ሲሰማቸው እነዛም ነገሮች ጥሩ ናቸው። ሌላው ነገር ያው ስፖርትም መስራት በጣም አሪፍና ጥሩ ነገር ነው። ያው አንዳንድ ጊዜ ስፖርት የሰውነታችን በይበልጥ ስለሚንቀሳቀስና ነፃ ስለምንሆን እንግዲህ ስፖርት መስራትም የተሻለ ይመስለኛል ጥሩ ነገር ነው። ምክንያቱም የተለያየ የደም ቧንቧዎቻችን እንዳይጠቡና እዛው ላይ ጠቦ እንዳይቀር ይረደዋል ማለት ነው። እና ያው ከዛ ባለፈ እንግዲህ ብዙ ነገሮችን መጥቀስ ከዚህ ጋር አያይዞ ይቻላል። ያው ስፖርትም የራሱ የሆነ ወይንም የሰውነት የአካል ብቃት እንቅስቃሴ የራሱ የሆነ አስተዋጽኦ ይኖረዋል። ከዛ ሌላ ደግሞ ያው ውሃ በቂ የሆነው ውሃን መጠጣትም የተሻለ የሆነ የደም ዝውውር እንዲኖረን ይረዳናል። ያው ሰውነታችንም በደንብ ዘና እንዲልና ፈታ እንዲል ይረደዋል ማለት ነው። ከዛ አንፃር እንግዲህ በቂ ውሃም ብንጠጣ ይመከራል። እንግዲህ እነዚህን ነገሮች እያንዳንዱን ነገር ካደረግን ያው ራሳችንን ከእንዲህ ያለ ከጭንቃት ወይንም ደግሞ ከዛ ነገር ውስጥ መውጣት እንችላለን ብዬ እገምታለሁ ማለት ነው።

እሺ በመንገድ ላይ ምግብ ትገዛለህ? ይላል ጥያቄው አዎ በመንገድ ላይ እንግዲህ የተለያዩ ምግቦችን እገዛለሁ። እንግዲህ እነዚህ ምግቦች በጣም ጣፋጭና ትኩስ የሆኑ ምግቦች ናቸው በመንገድ ላይ የምናገኛቸው ምግቦች። ለዛም ነው የምገዛው በተለይ ቁርስ ሰዓት ላይ በጣም አሪፍ የሆነ ምግብ ይሰራሉ። ለምሳሌ እንደ ሳንዱች የሚባለው የምግብ አይነት መንገድ ላይ ይሰራል። ይህ ምግብ እንግዲህ በጣም ጣፋጭ ነው። እና ከእንቁላል የሚሰራ የምግብ አይነት ነው። ስለዚህ ይህ ከእንቁላል የሚሰራ የምግብ አይነት እንቁላል ተቀቅሎ ሊሆን ይችላል ወይንም ደግሞ እንቁላልን ጋግሮ ውስጡ ዳቦው መሃል ላይ የሚደረግበት ነው። እና ይሄ እንግዲህ ያው በዋናነት ምንድነው በጣም በፍጥነት ነው የሚሰሩት። ከዛ በተጨማሪ ደግሞ ያው ይሄ ከፍጥነት በተጨማሪ የሚሰራው ነገር እዛው ጋር እያየነው ስለሚሰራ በጣም አሪፍ ነው እና ደግሞ ተመራጭ ያደርገዋል ማለት ነው። እንግዲህ ከዛ አንፃር ነው እኔ የመንገድን የመንገድ ላይ ምግብ የምገዛው ማለት ነው። ያው ፊት ለፊቴ ስለሚሰሩት ያ ነገር ደግሞ በጣም አሪፍ ነው ብዬ አስባለሁኝ። ሌሎች ሰዎችም እንግዲህ ከመንገድ ላይ የተለያዩ ምግቦችን ይገዛሉ። ከዛ በተጨማሪ እንግዲህ መንገድ ላይ የተለያዩ ነገሮችን እናገኛለን። ለምሳሌ እንደ ቦቆሎ ጥብስ ወይንም ደግሞ ለምሳሌ በቆሎ ጥብስ ድንች ራሱ ተቀቅሎ ስኳር ድንች ቅቅል ማለት ነው። እነዚህ ነገሮች ያው የራሳቸው ጊዜ አላቸው። ግን ያው ጊዜ ቢኖረውም ያው ሲደርስ በጣም አሪፍ በሆነ መልኩ ነው። የሚዘጋጀው ወይንም ደግሞ የሚሰራው እና ትኩስ እና ያው ትኩስ ስለሆነ ያደረ ነገር የቆየ ምናምን ነገር ስለማይኖረው በጣም አሪፍ ነው። ሌላው ደግሞ ከዛ በተለየ መልኩ ደግሞ የ ከ ከቦቆሉጅሎ ወይንም ደግሞ ከእነዚህ ሌላ ደግሞ የእንትን ምግቦች ይገኛሉ። ለምሳሌ ንፍሮን ብንወስድ ንፍሮ እንግዲህ የተለያየ የንፍሮ ዝግጅት አለ። ያ ንፍሮ እንግዲህ ሴቶች ቤታቸው ቀቅለው እና አዘጋጅተው ወደዛ ይዘው ይመጣሉ ማለት ነው። ይህንን ንፍሮ እንግዲህ እንገዛለን ያው ከንፍሮ ከበቆሎና ከቦለቄ ነው የሚዘጋጀው ወይንም የሚቀቀለው በጣም ቆንጆ ጣዕም ያለው ነው። ግን ይሄ ማታ ማታ ነው የምናገኘው ጠዋት ላይ አናገኘውም እና በጣም አሪፍ የሆነ ጣዕም ያለው የንፍሮ አይነት ነው የሚሸጠው ማለት ነው። እንግዲህ ይሄንንም ንፍሮም እገዛለሁኝ ማታ ማታ በተለይ ከስራ ስመለስ እገዛለሁ ማለት ነው። ከዛ በተጨማሪ እንግዲህ ያው በከተማችን ውስጥ እንደተለመደው ቺፕስ ይሸጣል። ይህ ቺፕስ እንግዲህ የሚሸጠው ያው በተለያየ ቦታ ላይ እዛው እየጠበሱ የሚሸጡበት ሁኔታ አለ። መንገድ ዳር ላይ ቺፕስም በጣም ጣፋጭ የሆነ ምግብ ነው ከድንች ነው የሚዘጋጀው። እና ያው እዛው ላይ እያየን ስለሚዘጋጅ በጣም አሪፍ ጣዕም ያለው ምግብ ነው። ያው ብዙ ነገሮች መንገድ ላይ እንግዲህ ምግቦች ይሸጣሉ አትክልቶች ይሸጣሉ ፍራፍሬዎች ይሸጣሉ። በተለይ ይሄ የተለያዩ ታክሲ መቆሚያ አካባቢዎች ላይ ለምሳሌ ቆሎ ይሸጣል የተለያየ ቆሎ የአተር ሊሆን ይችላል የባቄላ ቆሎ ሊሆን ይችላል። እነዚህ ነገሮች እንግዲህ ያው በተለይ ሴቶች ማታ ማታ ላይ ጎዳና ላይ ይዘው ይወጡና እዛው እሳት አቀጣጥለው ያንን ነገር ይሸጣሉ ማለት ነው። በጣም ጣፋጭና አሪፍ የሆነ ምግብም ነው ይህ ነገር። እና የጎዳና ላይ ምግብ በተለየ መልኩ የሚመቸኝ ለምንድነው? የምንበላው ነገር አንደኛ እዛው ላይ አይተን ነው የምንመገበው። ስለዚህ እዛው እያየን ስለሚሰራ ያ ነገር በጣም አሪፍ ያደርገዋል ከምን እንደሚሰሩትና እንዴት እንደሚሰራ እዛው ስለምናይ የተሻለ ከሌላው የተሻለ ምግብ ነው ማለት ነው። ያው በዚህ መልኩ እንግዲህ እጠቀማለሁም እገዛለሁ

እሺ ስልጠና ትወዳለህ ይላል? አዎ ስልጠና እወዳለሁ ስልጠና ማለት እንግዲህ ስለ አንድ ነገር መማር ወይንም ደግሞ ማወቅ በአጭሩ መረዳት እንደማለት ነው። እንግዲህ ያው የተወሰነ ነገር ይኖራል እዛ ነገር ላይ ትኩረት አድርጎ ስለዛ ነገር በደንብ ማወቅና መማርን ያካትታል ማለት ነው። ስልጠና የተለያዩ ስልጠናዎችም በአሁን ሰዓት ላይ እየተዘጋጁ ይገኛሉ። ያው የተለያዩ ልጆች በተለያየ ማህበራዊ ድረ ገጽ ላይ የስልጠና ጥሪዎችን ሲያደርጉ እሰማለሁኝ። ይሄ በተለይ ከአሁን ካሉት የተለያየ የስራ ሙያዎች ጋር የሚገናኝ ነገርን ለማሰልጠን እንግዲህ ወጣቶች ያው እንደዚህ ስልጠና ማዘጋጀታቸውን እንደ ማስታወቂያነት ይናገራሉ። ብዙ ወጣቶችም በዚህ ሰዓት እንግዲህ የተለያዩ አጫጭር የሆኑ ስልጠናዎችን ይወስዳሉ እነዛ ስልጠናዎችን ወስደው እንግዲህ ህይወታቸውን ለመቀየር ይጥራሉ ማለት ነው። ያ ነገር ደግሞ በጣም አሪፍ ነው ብዬ አምናለሁ። ሰዎች ሁል ጊዜም ቢሆን ያው አዳዲስ የመጡ ነገሮችን መሰልጠን እና ማወቅ አለባቸው። ምክንያቱም ያው አንድ ላይ ካለው ከቴክኖሎጂ ጋር መራመድ ህይወታችንን ያቀልልናል። ይህን ነገር ደግሞ ማድረግ የምንችለው እንግዲህ ስንሰለጥንና ስናውቅ ነው። ምክንያቱም አንድ ነገር ለማወቅ በደንብ መጣርና ያን ነገር በደንብ እንዴት መጠቀም እንዳለብን ወይንም እንዴት መጠቀም እንደምንችል በደንብ መለየት አለብን። ከዛ አንፃር ቢታይ በጣም አሪፍ ነው ብዬ አምናለሁኝ። እና ያው ስልጠናም በተለይ እንደዚህ አጫጭር የሆኑ ስልጠናዎች በጣም አስፈላጊ ናቸው። ምክንያቱም በቀላሉ ያው ህይወትን ሊቀይሩ ይችላሉ። ሙያ ነክ ነገሮች ስለሚሆኑ ደግሞ ሙያ ነክ ነገር ስለሆነ እንግዲህ በዛ ሰዎች በዛ ሙያ ተጠቅመው እንግዲህ የገቢ ምንጫቸውን ሊያሳድጉ ይችላሉ ማለት ነው። ስለዚህ እኔ አስፈላጊ ነው ብዬ የማምነው አንዱ ነገር ነው ማለት ነው። ይህ ስልጠና የምንለው እንግዲህ ምናልባት ያው አንዳንድ ሰዎች ብዙ የማይወዱ ሰዎች ሊኖሩ ይችላሉ። ያው ይመስለኛል ግን በጣም አብዛኛው ሰው ስልጠና እንደሚወድ ተስፋ አደርጋለሁ። ምክንያቱም ያው አዲስ ነገር መማር ማወቅ የማይወድ ሰው የለም። ስለዚህ ያው ቃል ብዬ እገምታለሁ ሰዎችም እንግዲህ ያው ስልጠናን ቢወስዱ በጣም የተሻለ ነው። ብዬ አምናለሁ።

የስራህ ቦታህ እንዴት ነው? ይላል የስራ ቦታዬ እንግዲህ ከሞላ ጎደል ያው አሪፍ ነው። የስራ ቦታዬ ላይ የተለያዩ ነገሮች አሉ። አንደኛው ያው የምገለግልበት ዋይፋይ አለ የኢንተርኔት አገልግሎት ማለት ነው። በሁለተኛ ደረጃ የምጠቀምበት ኮምፒውተር ዴስክቶፕ ማውዝ የመሳሰሉ ነገሮች አሉ። ሌላው እንግዲህ ያው እዛው ቢሮዬ ውስጥ የተለያዩ ቦክስ ፋይሎች ወይንም ደግሞ ፋይሎች ይገኛሉ። በብዛት ከዛ ውጪ ደግሞ እንግዲህ የተለያዩ ወንበርና ጠረጴዛዎች አሉ። ከዛ በተጨማሪ ያው የቢሮ ውስጥ ኤሲ አለ ወይንም ደግሞ የአየር ማቀዝቀዟ የምንለው ማለት ነው። ከሞላ ጎደል እንግዲህ ይህንን ይመስላል። ቢሮዬ ቢሮዬ እንግዲህ ብዙ ጠባብ የምንለው አይነት አይደለም ትንሽ ሰፋ ትላለኝ። ማለት ሌላ ጠረጴዛ ሌላ ኮምፒውተር ማስቀመጥ የሚችል ቦታ አለው። ስለዚህ በአንዴ የሁለት ጠረጴዛዎችን ምናምን ሊያስቀምጥ ይችላል ማለት ነው። ያ ነገሩ በጣም አሪፍ ነው። ትንሽ ሰፋ ያለመሆኑ ሌላው ደግሞ ያው እንግዲህ ያው ወንበሩን በጣም አሪፍ የሆነ ወንበር ነው። ይሄ ነው ያለው

እሺ ጥያቄ ምን ይላል እድለኛ ነገር ነህ ይላል አዎ እድለኛ ነኝ ብዬ አስባለሁኝ። እንግዲህ ያንን ያልኩበት የተለያዩ ምክንያቶች ይኖሩኛል እነዛ ምክንያቶች አንዳንድ ጊዜ ካጋጠሙኝ ነገር ስነሳ ወይንም ደግሞ አንዳንዴ ምንም ያላሰብኩት ነገር ወይንም ደግሞ በሌላ በኩል ይሆናል ብዬ የገመትኩትን ነገር። እና ይሆናል ብዬ የምሞክረው ነገር ሳይሆን ይቀር እና በቃ ውይ ይሄ ነገር አይሆንም ማለት ነው። ምናምን ብዬ ሳስብ በሌላ መንገድ ያንን ነገር አገኘዋለሁ። እና ያ ነገር በጣም ነው የሚያስደስተኝ እና ያስገርመኛል። አንዳንዴ ያው ነገሮች በጣም ግጥምጥምሾች ይበዛሉ እና በዛ ግጥምጥምሾች ውስጥ ግን ያው ተጠቃሚ ነው የምሆነው ማለት ነው። እና ከዛ አንፃር በጣም እድለኛ ነኝ ብዬ አምናለሁ።

ነገሮችን በስርዓት ታስቀምጣለህ ይላል? ጥያቄው አዎ ነገሮችን በስርዓት አስቀምጣለሁ። እንግዲህ ነገሮችን ብዬ ስናገር እዚህ ጋር የተለያዩ ነገሮች ይኖራሉ። እነዚህ ነገሮች ለምሳሌ የግል መጠቀምያዬ ወይንም ደግሞ የግል የንጽህና መጠበቂያ እቃዎች ሊሆኑ ይችላሉ። ይህንን ነገር ስል እንግዲህ ለምሳሌ ብንወስድ እንደ ጥርስ የጥርስ ሳሙና የጥርስ ብሩሽ ወይንም መባጠሪያ ብቻ የተለያዩ ነገሮች እነዚህን ነገሮች ያው በራሴ እንግዲህ በየቦታቸው ለማስቀመጥ ወይም ደግሞ በስራ ለማስቀመጥ እሞክራለሁ። ከዛ በተጨማሪ ያው ልብሴንም እንደዛው በስራ ለማስቀመጥ ነው የምሞክረው። ምክንያቱም እነዚህን ነገሮች በስርዓት ማስቀመጥ እንግዲህ ያው ጊዜያችንን መቆጠብ ማለት ነው። አንደኛ በስነ ስርዓት ያስቀመጥነው ነገር ያው መልሰን ስንፈልገው ቦታው ላይ እናገኘዋለን። ወይንም ደግሞ የት እንዳለ ስለምናውቅ ከዛ ላይ በቀላሉ አንስተን መጠቀም እንችላለን ማለት ነው። ተጠቅመንም ስናበቃ መልሰን እዛ ላይ እናስቀምጣለን ማለት ነው። እኔም የምጠቀመው በዛ አይነት መንገድ ነው። ለምሳሌ አሁን ብዙ ጊዜ ሊጠፋ የሚችሉ ነገሮች አሉ። እነዚህ እንደ ጆሮ ጌጥ የመሳሰሉ ፀጉር ማሻሻያ የመሳሰሉ ነገሮች ብዙ ጊዜ ይጠፋሉ ወይንም ይወድቃሉ። እና እነዛን ነገሮች ያው እንደዚህ እየሆነ ሲያስቸግረኝ አንድ ቦታ አዘጋጅቼ አንድ ቦታ ውስጥ ወይንም ደግሞ አንድ እቃ ውስጥ አደርጋለሁ ማለት ነው። ስለዚህ ሁሌም ከላይ ላይ የጆሮ ጌጥም ሆነ እንደዚህ የፀጉር ማሳዢያ ወይንም የተለያዩ ጌጣ ጌጦች ሰዓትም ሊሆን ይችላል። ሳወልቅ የማስቀምጥበት ቦታ አለኝ። እዛ ቦታ ላይ ነው የማስቀምጠው ማለት ነው። ይህንን ማረጌ ያው በጣም ረድቶኛል። በቃ እንዳልቸገር አጠቃላይ እንዳልቸገር ያደርገኛል ማለት ነው። ሰዎችም እንደዚህ ቢያደርጉ በጣም የተሻለ ይመስለኛል። ያው አንደኛ ነገር ጊዜያቸውን ይቆጥባሉ ማለት ነው። ወደ ውጪ ለመውጣት ሲፈልጉ ልብስ በማማክን ሰዓት አይጨርሱም ልብስ በመፈለግ ወይንም ደግሞ እንደዚህ የተለያዩ የመዋቢያ እቃዎችን በመፈለግ በማጣት ምናምን እንደዛ ሰዓት በጣም የሚገል ነገር ነው። በተለይ ከቸኮልንና ወደ ውጭ ልንወጣ ከሆነ ይህ ነገር እንግዲህ ምን ያህል እንደሚረብሸን ይታወቃል። ስለዚህ ነገሮችን በየቦታቸው መመለስ ተገቢና አግባብ የሆነ ነገር ነው ብዬ ነው የማምነው። እና እኔም ያው አስቀልጣለሁ።

እሺ ጥያቄ መዋኘት ትችላለህ ይላል አዎ እንግዲህ ያው መዋኘት እችላለሁኝ። እንግዲህ ያው የተለያዩ የመዋኛ ቁምጣዎች ወይንም ደግሞ የመዋኛ ልብሶች አሉኝ እንግዲህ እነዚህ የሟኛ ልብሶቼን እንግዲህ ወደ ዋና ቦታ ስሄድ በቦርታ በማድረግ ይዤ እሄዳለሁ ማለት ነው፣ ከዛም በኋላ እዛ ስደርስ ያው ዋና ቦታ ላይ ስደርስ ልብሴን አውላልቄ እቀይራለሁኝ እና ያው መዋኘት በጣም ነው የሚያስደስተኝ ውሃ ውስጥ መቆየት ወይንም ውሃ ውስጥ ጊዜ ማሳለፍን በጣም የምወደው ክፍል ነው። አንደኛ ያው ሰውነቴ በጣም ነፃ የሚሆንበት ቦታ ነው ውሃ ውስጥ ስሆን ሌላው ነገር ደግሞ ያው ውሃ ሲነካኝ ቅዝቃዜ የስሜት ወይንም ደግሞ የውሃው ቀዝቃዜ ስላለ ያ ነገር በጣም ነው ደስ የሚለኝ ስለዚህ ያው በዛ መሰረት እንግዲህ ያንን የመዋኛ ልብስ እጠቀምበታለሁ ወይንም እዋኛለሁ። ዋኝቼ ከወጣሁ በኋላ እንግዲህ የተለያዩ ቀለል ያሉ መጠጦችን እጠጣለሁኝ ወይንም ደግሞ ለሰውነቴ እንደ ጁስ ያሉ ነገሮችን እጠቀማለሁ ማለት ነው። ከዛ በተጨማሪ እንግዲህ ያው ለምሳሌ በወር አንድ ጊዜ ልዋኝ እችላለሁ ወይንም ወደ ዋና ቦታ ልሄድ እችላለሁ። ያው ዋናን ስናስብ እንግዲህ የተለያዩ ከዚህ በፊት የሚያቸው የተለያዩ የዋና ቦታዎች አሉ፣ ለምሳሌ በገጠር አካባቢ ልጆች ኩሬ በሚባል በተጠራቀመ ውሃ ውስጥ ገብተው ይዋኛሉ እና እነዚህ ልጆች እንግዲህ ሲዋኙ በጣም ከከፍታ ቦታ ላይ ቁልቁል ይዘላሉ ማለት ነው እና እንደዛ እየዘለሉ ይዋኛሉ ያው የመዋኘት ብቃታቸው ትንሽ በቃ ደስ ይላል በጣም የሚያስደስት ነገር ነው ያው ዋና በመሰረቱ አስደሳች ነው ግን ቤተሰቦች ይሄን ነገር ይከለክላሉ ያው አንዳንዴ የታቆረ ውሃ ውስጥ ስንገባ ምን ያህል ርቀት እንዳለው ላናውቅ እንችላለን ወይንም ከቦታ ቦታ ርቀቱ ሊለያይ ወይንም ሊወስን ሊወሰን ይችላል ማለት ነው ጥልቀቱ ስለዛ ያው ከዛ አንፃር ብዙም አይመከርም ለዛ ነው ወላጆች ያው ይሄን ነገር ልጆችን ይቆጣሉ እና እንዳይዋኙ ይከለክላሉ ማለት ነው። ከዛ በተጨማሪ ደግሞ እንግዲህ የተለያዩ የመዋኛ ገንዳዎች አሉ በከተማ ውስጥ እነዚህ የመዋኛ ገንዳዎች እንግዲህ ሆቴሎች አንድ ላይ ጎን ለጎን የሚያዘጋጇቸው ነገሮች ናቸው እና እነኚህ የመዋኛ ገንዳዎች ውስጥም ያው አሁን ለምሳሌ እኔ የምዋኘው የምዋኛ ገንዳ ውስጥ ነው። ያ እንግዲህ ሆቴል ላይ ሄጄ ነው ማለት ነው የማገኘው ይሄን የማዋኛ ገንዳ ገንዳው ምንድነው አንደኛ ጥልቀቱ ይታወቃል፣ በሁለተኛ ደረጃ ደግሞ የራሱ የሆነ ውሃ በየጊዜው ይቀየርለታል ማለት ነው። ስለዚህ ውሃው ብዙ አይቆሽሽም ማለት ነው ያ ነገሩ በጣም ጥሩ ነገር ነው ምክንያቱም ገንዳው ውሃ ከውስጡ ይገለበጥና ወይንም ይደፋና ውስጡ ያለው ውሃ ከዛ ሌላ ውሃ ይቀየራል ማለት ነው ገንዳውታ ታጥቦ ያ ነገሩ በጣም ደስ የሚል ነገር ነው እና ብዙ ሆቴሎች ያው ከዚህ ከሆቴሎቻቸው በስተጀርባ መዋኛ ገንዳዎችን ያዘጋጃሉ። የሚያዘጋጁት መዋኛ ገንዳ እንግዲህ ያው በየክፍል ከፋፍለው ነው የሚያደርጉት ያ በየክፍሉ የተከፋፈለው ነገር ምንድነው ገንዳው ማለት ለልጆች በጣም ያልጠለቀ ወይንም ደግሞ ቀለል ያለ ርቀት ያለውን አይነት ያዘጋጃሉ ማለት ነው ከዛን ደግሞ ከዛ ባለፈ ደግሞ ለአዋቂዎች ደግሞ እንግዲህ መጠነኛ እንደየ እንደሚቻለው አይነት ጥልቀቱ ይለያያል ማለት ነው እና በእንደዛ መልክ ከፍለው እንዲህ ሰዎች ያው ዋና እንዲዋኙ ያደርጋሉ ማለት ነው። ያው ዋናተኞችም አሉ ዋናተኛ ማለት ከ ይሄ ዋና የማይችሉ ሰዎች ካሉ እነሱን ሰዎች የሚያግዙና የሚረዱ ማለት ነው እነዛን ሰዎች እንግዲህ ያስቀምጣሉ የትኛውም መዋኛ ገንዳ ያለበት ጋር ዋናተኛ ይኖራል፣ አንዳንድ ሰዎች ድንገት ያው ገብተው ሊሰምጡ ይችላሉ እችላለሁ ብለው ወይ ደግሞ ሰውም ገፋ አድርጎ ሊከታቸው ይችላል። ባለማወቅም አንዳንዴ እንደዚህ ያሉ ነገሮች ስለሚፈጠሩ እንግዲህ ዋናተኛን ያስቀምጣሉ ማለት ነው። ያው በዛ መሰረት መዋኘት ይቻላል።

እሺ በአካባቢህ ድልድይ አለ ይላል ጥያቄው አዎ ድልድይ አለ? በእኔ ባለሁበት አካባቢ እንደውም ብዙ አይርቅም ከምኖርበት ቤት ብዙ ሳይርቅ አንድ ድልድይ አለ። ያ ድልድይ እንግዲህ የተሰራው ያው ከስር ምን ጊዜም ድልድይ ሲኖር ከስር ገደል አለ ያ ገደል እንግዲህ በጣም ረጅም የሆነና ከተማዋን አቋርጦ የሚወጣ ገደል ነው ይህ ገደል። ገደሉ እንግዲህ ከየት ነው የሚጀምረው የሚለውን ስናይ? ያው አቀማመጡ ትንሽ ጋራ ነገር አለ እና ከዛ ከጋራ ላይ ተወርውሮ የሚመጣው ውሃ ነው። ይሄንን ገደል የፈጠረው ማለት ነው። ከጋራ ላይ ተወርውሮ የሚመጣው ውሃ እንግዲህ አፈር ላይ ሲያርፍ አፈሩን በከፍተኛ ሁኔታ ይሸረሽረዋል ማለት ነው። ያ የተሸረሸረ አፈር እንግዲህ ቀስ እያለ እየተቦረቦረ እየተቦረቦረ ይሄድና የውሃው መውረጃ ቦታ ዝቅ እያለ ዝቅ እያለ ይመጣል ማለት ነው። እንግዲህ ይህ ዝቅ እያለ የሚመጣው በየጊዜው ዝናብ በዘነበ ቁጥር በዛ ላይ ውሃ ስለሚወርድበት አፈሩ እየተቦረቦረና እየተበላ ይመጣል። ያው በሂደት በአንዴ የሚሆን ነገር ሳይሆን በሂደት ገደል ይሆናል ማለት ነው እና ገደል ይፈጠራል። ስለዚህ ያ ገደል ነው ድልድይ ተሰርቶበት እንግዲህ ድልድይ ሲሰራ የተለያየ ነገር እንጠቀማለን። አንደኛው ያው ይሄንን የሚሰሩ የራሳቸው ባለሙያ ወይንም ደግሞ መሃንዲሶች አሉ። እነዚህ መሃንዲሶች እንግዲህ የሚሰሩት በዛ ላይ ምን ያህል ቶን ወይንም ደግሞ ምን ያህል ክብደት ያስተናግዳል የሚለው ነገር ታይቶ ነው። ያ ማለት እንግዲህ የሚሰራው ድልድይ ጥንካሬን ጨምሮ አንድ ላይ ይታያል ማለት ነው። ስለዚህ ከዚህ ጋር ተያይዞ አንዳንድ ቦታዎች ላይ ወይንም ደግሞ አንዳንድ የድልድይ ያለባቸው ቦታዎች ላይ የጭነት መኪናን የማያሳልፉበት ሁኔታ አለ። ያ ለምንድነው የሚሆነው? ያው የጭነት መኪና እንግዲህ የተለያዩ ጭነት ይጭናሉ። ያ ጭነት የሆነ ክብደት አለው። ከዛ በተጨማሪ እንግዲህ መኪናው ምን ያህል ክብደት እንዳለው ይታወቃል። ይሄ ያው መኪናው ላይ ተጽፎ ያለ ነገር ነው። ከዛ ጋር አንድ ላይ ተደምሮ ብቻ ከፍተኛ የሆነ ክብደት ወይንም ደግሞ ከፍተኛ የሆነ ቶን ይኖረዋል ማለት ነው። ስለዚህ ያ ገደብ ይበጅልታል ለዛ ማለት ነው። በዛ ገደብ መሰረት እንግዲህ እነኚህ ከባባድ መኪኖች በዛ በኩል አልፉም ማለት ነው። ሌላው ያው ድልድይ ሲሰራ ወይንም ደግሞ ድልድይን ስናይ ግራና ቀኝ የሚሰሩ የመጠበቂያ ተብለው ወይንም ደግሞ መከላከያ ብረቶች አሉ። እንግዲህ እነዚህ ብረቶች የተወሰነ ከፍታ ነው የሚኖራቸው ብዙ ከፍ አይሉም። እነዛ ነገር እንግዲህ አንዳንድ ያው እንስሳም ሆነ ወይንም ደግሞ ራሱ ተሽከርካሪ ራሱ በሚነዱበት ሰዓት የተለያየ ነገር ሊፈጠር ይችላል። ያ እንግዲህ ከአደጋ ለመከላከል ወይንም ደግሞ ከአደጋ የሚጠብቅ አይነት ነገር ነው። ልክ እንደ መጋጫ ማለት ነው። ያው መጋጫ ማለት እንግዲህ በተለይ ያው ተሽከርካሪዎች ወይንም ደግሞ ይሄ አሽከርካሪዎች ያውቁታል። መጋጫ የሚባለው እንግዲህ በአንድ መንገድ ዳር ላይ የሚደረግ መኪናው ወደ ሌላ ቦታ እንዳይሄድና ማቆሚያ እንደማለት ነው። ይህ እንግዲህ ያው ከፍሬን ጋር ወይንም ደግሞ መኪናን ከማቆሚያ ሲስተም ጋር ተያይዞ ወይንም ከዛ መስመር ጋር ተያይዞ የሚፈጠሩ ችግሮች ድንገት ከተፈጠረ እዛ ድልድይ ላይ አንድ ላይ ተያይዞ የሚሰራበት ሁኔታ አለ ማለት ነው። እንግዲህ ያው ከዛ በተጨማሪ ድልድይ በተለያየ ነገር ይሰራል መጀመሪያ ያው በፌሮ ነው የሚዋቀረው። ከዛን በኋላ ነው። እንግዲህ የተለያዩ ማጠናከሪያ ነገሮች ተደርገውበት የመጨረሻ አገልግሎት ላይ የሚውለው ማለት ነው። ከዚህ ጋር ተያይዞ እንግዲህ ያው የተለያዩ ነገሮችን ማንሳት እንችላለን። ያው ይሄ ነው ያለው ነገር።

እሺ ጥያቄው እንግዲህ ፎቶዎችን የት ታስቀምጣለህ ይላል? ፎቶዎችን እንግዲህ በተለያየ ሁኔታ ውስጥ አስቀምጣለሁ። ለምሳሌ ፎቶ እየታጠበ ፎቶ ከሆነ በ አልበም ውስጥ አስቀምጣለሁ ማለት ነው። ይህ ማለት ምንድነው? የፎቶ አልበም በመባል የሚታወቅ ማስቀመጫነት ተብሎ የሚዘጋጅ። ከተለያየ ፕላስቲክ ነገር የሚሰራና መሃል ላይ እንግዲህ በተለያየ ቅርጽ ይዘጋጃል። ይህ የፎቶ ማስቀመጫ ወይንም ደግሞ ይህ አልበም ብለን የምንጠራው። አንደኛ በ ይሄ ሁለት ፎቶ መያዝ የሚችል በአንድ ገጽ ላይ ተደርጎ ከላይና ከታች ተደርጎ ይዘጋጃል። ደግሞ ወደ ጎንም ተደርጎ ሁለት ፎቶ የሚይዝ ተደርጎ ይዘጋጃል። ከዛ በተጨማሪ ደግሞ አራት ፎቶዎችን የሚይዝ ዝርግ የሆነ ይዘጋጃል ማለት ነው። ሌላው ደግሞ ባለ አንድ ፎቶ የሚይዝ ሆኖ ከጀርባና ከፊት ለፊት በአንድ ላይ የሚያስገባ አይነት አለ። እንግዲህ ሁሉም እንደየመጠኑ እንደየ እንደየመጠኑና እንደየጥራቱ የዋጋው ሁኔታውን በዛው ልክ ይለያያል ማለት ነው። ስለዚህ እነዚህን እኔ ለምሳሌ ባለ አንድ የሚይዝ ሆኖ ትንሿን ሆኖ ከጀርባና ከፍለፊቱ ተደርጎበት የሚገባ የፎቶ ማስቀመጫ ፍሬም አለኝ ማለት ነው። ወይንም አልበም ማለቴ ነው ሌላው ደግሞ እንግዲህ ሌላ አይነት የፎቶ ማስቀመጫ ፍሬም ብለን የምናውቀው የፎቶ ማድረጊያ ነው። ይህ ፍሬም እንግዲህ ፎቶአችንን የተለያየ ግድግዳ ላይ ወይንም ደግሞ ጠረጴዛ ላይም ሆነ የተለያየ እቃ ላይ ለማስቀመጥ የሚያገለግለን ነው። ፍሬም የምንለው ፍሬም እንግዲህ አራት ማዕዘን ሊሆን ይችላል ወይንም ደግሞ በክብ መልክም ሊሆን ይችላል ማለት ነው። ያ ፎቶአችንን እዛ ውስጥ ከተን ከዛን መስታወት አለ በመስታወት ውስጥ ነው የሚታየው ማለት ነው። እንደ ውበትም እንደ ጌጥም እንደዛ ይቀመጣል። ያው የተለያዩ ፎቶዎች ለምሳሌ የሰርግ ፎቶ ሊሆን ይችላል። ከዛ በተጨማሪ ደግሞ የምርቃት ፎቶ ይሆናል ማለት ነው ያው ብዙ ጊዜ እነዚህን ሁለት ነገሮች ነው ያው ፍሬም ውስጥ የሚገቡት። የሰርግ ፎቶ እና የምርቃት ፎቶ ያው አንዳንድ ጊዜ ያው የሰርግ ፎቶዎች እንግዲህ አሁን ላይ እየተዘጋጁ ያሉት በትልቅ ፍሬም ይደረግና መሃል ላይ ፎቶ ይደረጋል። ከዛም በኋላ ዙሪያው ላይ ያለው ቦታ እላዩ ላይ መፈረም እንዲቻል ተደርጎ ባዶ ጥቁር ቦታ ይዘጋጃል ማለት ነው። እዛ ቦታ ላይ እንግዲህ ሰዎች የተለያዩ ነገሮችን እየጻፉ ፊርማ ያስቀምጣሉ ማለት ነው። ከፎቶ በላይ በጎን ብቻ ዙሪያውን አራት ማዕዘን ዙሪያውን ማለት ነው። ያ እንግዲህ የተለያየ ነገር መልካም ምኞት ሊሆን ይችላል። ስማቸውንም አንድ ላይ ጽፈው ፊርማ ይፈርማሉ ማለት ነው። እና እዛ እድምተኛው ወይንም ደግሞ ለሰርግ ተጠርቶ የሄደ ሰው ቤተሰብ በአብዛኛው ያው ቤተሰብ የሆነ የቅርብ ዘመድ እዛ ላይ እንዲፈርምበት ይደረጋል ማለት ነው። ይህ እንግዲህ አሁን እየተለመደ የመጣ ነገር ነው ያው በፊት ላይ በአንዳንድ ውስን ቦታዎች ላይ ነበረ። አሁን ላይ እንግዲህ በጣም እየተለመደ የመጣ ነገር ነው። ሌላው ደግሞ ያው ፎቶ በስልካችን የጋላሪ ብለን የምንጠራው ቦታ ላይ ልናገኘው እንችላለን። ይህ ማለት እንግዲህ በስልካችን የተለያዩ ፎቶዎችን እናነሳለን እነዛ ፎቶዎች ደግሞ ያው ስልካችን ላይ ጋለሪ ላይ ይቀመጣል ማለት ነው። እና በዛም መልኩ ስልክ ላይ ጋላሪ ላይ ይቀመጣል የኔም ፎቶ ሌላው ደግሞ እንግዲህ በጣም የምፈልገው አይነት ፎቶ ከሆነ አንዳንድ ጊዜ ያ ፎቶዎችን መርጬ ኢሜል ላይ አስቀምጣለሁ ማለት ነው። የግል ኢሜሌ ላይ እና ኢሜል ላይ ፎቶ ማስቀመጥ በጣም ጠቃሚ ነው ጠቀሜታው ለምንድነው? ብለን ስንመለከት አንደኛ ነገር የስልካችን ቢደለት ወይንም ደግሞ ውስጡ ያለው እንዳለ ቢደለት ኢሜላችንን ከፍተን በኢሜላችን አማካኝነት ያን ነገር ማውጣት እንችላለን ወይንም ደግሞ ማግኘት እንችላለን ማለት ነው። ስለዚህ ያው ፎቶን ኢሜል ላይ ማስቀመጥ በጣም ከየትኛውም ነገር የተሻለ ነው። ምክንያቱም አንዳንዴ ጋለሪ ላይ ሳናስበው ሰዎች ሳያውቁ ያንን ሊያጠፉብን ይችላሉ ልጆችም ይዘው እያዩ እንግዲህ ሊያጠፉብን ይችላሉ። እነዚህ ነገሮች ደግሞ ትንሽ ያው የምንፈልጋቸው አይነት ፎቶዎች ወይንም ደግሞ ማስታወሻዎችን ልናጣ እንችላለን በቀላሉ ማለት ነው። ስለዚህ ያው ኢሜል ላይ ከሆነ ግን ኢሜሉ ራሱ ቢደለት ኢሜሉን በሌላ እንትን ከፍተን ድጋሚ ያንን ፎቶ ማግኘት እንችላለን ማለት ነው። ስለዚህ በዛ መልክ እጠቀማለሁ። ይሄ ታጥቦና በወረቀት መልኩ ከተዘጋጀው ሌላ ኢሜሌ ላይ አደርጋለሁኝ ማለት ነው። እንግዲህ ያው እነዚህ ነገር በዚህ

አዎ እንግዲህ ልብሶችህ በስርዓት የተቀመጡ ናቸው ይላል። ጥያቄው አዎ ልብሶቼ በስርዓት የተቀመጡ ናቸው። ልብስን እንግዲህ በስነ ስርዓት አጣጥፎ ማስቀመጥ በጣም ጠቃሚ ነው። አንደኛ የልብሳችንን ጥራት ይጨምርልናል ወይንም ደግሞ ልብሳችን አይበላሽም ማለት ነው። አንዳንድ ልብሶች ዝም ብለው ስናስቀምጣቸውና በላዩ ላይ የተለያየ ልብሶች ስንደራርብበት ሊጨማደድ ይችላል እንግዲህ ይህ የተጨማደደ ልብስ መልበስ ደግሞ የልብሱን ውበት ይቀንሰዋል ማለት ነው። ከዛ አንፃር ልብሶችን በስነ ስርዓቱ አጥፎ ወይንም ደግሞ ተኩሶ ማስቀመጥ የተሻለ ነው ብዬ አምናለሁ። ምክንያቱም የልብሱ ጥራቱ እንዳለ እንደተጠበቀ ሆኖ ለመልበስ ያ በጣም ጥሩ የሆነ አማራጭ ነው። ከዛ በተጨማሪ ደግሞ ያው ልብሶችን በየመደባቸውና እንደየአለባበሳችን ሁኔታ ብናስቀምጣቸው የተሻለ ነው። ምክንያቱም አንዳንድ ጊዜ ያው ልብስ በመፈለግ በጣም ብዙ ደቂቃዎች ልናጠፋ እንችላለን እና ልብሶችንም ዝብርቅርቅ ልናደርግ እንችላለን ማለት ነው። ስለዚህ በየፈርጃቸው የምናስቀምጥ ከሆነ ልብስ ለመልበስ የምናጠፋውን ወይንም ደግሞ ለመምረጥ የምናጠፋውን ጊዜ እንቀንሳለን ማለት ነው። ብዙ ጊዜ እንግዲህ ያው ልብሳችንን በመፈለግ ወይንም ደግሞ በመምረጥ ሰዓታት ሊሄዱብንና ሊረፍድብን ይችላል ያ ነገር ደግሞ ተገቢ አይደለም ብዬ አምናለሁ። ያው መጀመሪያ ልብስ ስናስቀምጥ ሁሉንም በየቦታው ብናደርግ በጣም የተሻለ ነው። ያው አንዳንድ ጊዜ ቁም ሳጥኖች ሊጠብብ ይችላል ወይንም ብዙ ልብስ ሊኖር ይችላል እነዛ ልብሶች ደግሞ ስናገላብጥ ያው ብትንትን ይላል ሁሉም ማለት ነው። ስለዚህ ያ ነገር ከሚሆንብን ልብስን በየክፍሉ ወይንም ደግሞ ቲሸርት ካለ ቲሸርትን ለብቻ አጣጥፎ ማስቀመጥ ከዛ ሱሪንም እንደዛው ለብቻ አጥፎ ማስቀመጥ ሌሎችም ልብሶችን እንደዛ በየቦታቸው አጣጥፎ ለየብቻ ካስቀመጥናቸው ለመልበስ ስንፈልግ እንግዲህ በቀላሉ አንስተን መልበስ ወይንም ደግሞ መጠቀም እንችላለን ማለት ነው። ይህንን ነገር ብናደርግ ያው ተጠቃሚ እንሆናለን። በተለየ መልኩ ያው ይሄ የልብስ መዝረክረክን ወይንም ደግሞ መበታተን አይፈጠርም ማለት ነው ስለዚህ ሰዎች እንደዚህ ቢያደርጉ የተሻለ ነው ብዬ አምናለሁ። አንዳንድ ሰዎች በጣም ብዙ ልብስ ይኖራቸዋል እንግዲህ እነዛን ልብሶች አንዴ ይከትቱና ልብስ ለመልበስ ሲፈልጉ እንግዲህ የፈለጉትን አይነት ልብስ ምኑ ጋር እንዳለ ያጡታል ያንን ልብስ ፍለጋ እንግዲህ ሌሎቹን ልብሶች ያደበላልቃሉ ማለት ነው። ስለዚህ እነዛ ልብሶች ሲደባለቁ እንግዲህ ይበታተናል ማለት ነው ተበታትኖ እንደገና ያንን ያው ሊወጡ ስለሆነ ወይ ደግሞ የሆነ ቦታ ላይ ሊሄዱ ስለሆነ አያስተካክሉትም ማለት ነው። በሰአቱ ከዛን ልብሱ ብትንትን ያለው ልብስ አንድ ላይ ተደራርቦ ሲቀመጥ ደግሞ የመጨማደድ ባህሪ ያመጣል ያ ደግሞ ለልብስ ጥራት ጥሩ አይደለም ወይንም ስንለብሰው ደግሞ ደስ አይልም ማለት ነው። ስለዚህ ልብሶችን አስተካክለውና በየቦታቸው ቢያስቀምጡ በጣም የተሻለ ነገር ነው ብዬ አምናለሁ።

እሺ ጥያቄው የስልክ ካሜራ ትጠቀማለህ ይላል? አዎ የስልኬን ካሜራ እንግዲህ እጠቀማለሁ የስልኬን ካሜራ የምጠቀመው እንግዲህ በስልኬ የተለያዩ ፎቶዎችን ለማንሳት የተለያየ መረጃዎችን ስፈልግ ለማንሳት እጠቀምበታለሁ ማለት ነው። ከዛ በተጨማሪ እንግዲህ በስልኬ ካሜራ የተለያዩ ቪዲዮዎችን እቀርጻለሁ የተለያዩ ሁነቶች ለምሳሌ ዝግጅት ሲኖር ሊሆን ይችላል። ለምሳሌ የሰርግ ዝግጅት ቢኖር እዛ ሰርግ ዝግጅት ላይ እንግዲህ የሚካሄዱ ነገሮች ወይንም ስነ ስርዓቶች ይኖራሉ። እነዛን ሲካሄዱ ለምሳሌ የቀለበት ማሰሪያ ዝግጅት ሰዓት ላይ ሊሆን ይችላል እንግዲህ ይሄው ቀለበት ሲያደርጉ ሙሽሮች የስልኬን ካሜራ ተጠቅሜ እቀርጻለሁ ማለት ነው። ሌላው ደግሞ ያው ሙሽሮቹ ሲጨፍሩ ሌሎች ደግሞ ያው ሰዎች እንግዶች ወይንም ደግሞ እድምተኛው ነው የሚባለው። እነሱም ሰዎች ጭፈራ ሲጨፍሩ አንዳንዴ ያው ደስ የሚል ነገር ከሆነ በስልኬ እቀርጻለሁኝ ማለት ነው። በስልኬ ካሜራ ተጠቅሜ እቀርጻለሁ። ሌላው ነገር ደግሞ ጉዞ ስጓዝ ወይንም ደግሞ ወደ ተለያዩ ቦታዎች ላይ በስራም ሆነ ለመዝናኛነት ስጓዝ በስልኬ ቦታዎችን እቀርጻለሁ የመዝናኛ ቦታዎችን እቀርጻለሁ። እንደገና ያስገረሙኝን ደስ የሚል እይታ ያላቸውን ቦታዎች በስልኬ ካሜራ ተጠቅሜ እቀርጻለሁ ማለት ነው። አንዳንድ ጊዜ የተለያዩ እንስሳቶችን ላይ እችላለሁ መኪና ውስጥ ሆኜ እንግዲህ እነዛን ነገሮች እቀርጻለሁ። በአጠቃላይ ያየኋቸውን ለየት ያለ ነገር ተፈጥሯዊ ሊሆን ይችላል ወይንም ደግሞ ሰው ሰራሽ ነገርም ሊሆን ይችላል። የተለያየ ቅርጽ ቅርጽ ወይ ደግሞ እንግዲህ ይሄ ተፈጥሯዊ ነገር ሆኖ እንደ አታክልቶች ይሆናሉ ብቻ ብዙ ነገር ልናይ እንችላለን። የተለያየ ቦታ ላይ ስንቀሳቀስ እንግዲህ እነዛን ነገሮች ያው በስልኬ ካሜራ ለማስቀረት እሞክራለሁ ማለት ነው። ለመቅረጽ ወይንም ደግሞ ፎቶ ለማንሳት እሞክራለሁ ማለት ነው። እንደገና ያው አንድ ላይ ደግሞ እኔን ራሱ የተለያየ ቦታ ላይ ስሆን እዛ ቦታ ላይ እንግዲህ ፎቶ ልነሳ እችላለሁኝ የስልኬን ካሜራ ተጠቅሜ ማለት ነው። እና ከሰዎች ጋር ለምሳሌ ከአለቆቼ ጋር ስሆን ሊሆን ይችላል ወይንም ስራ ቦታ ላይ ሊሆን ይችላል ያው ፎቶ ልነሳ እችላለሁ እኔ ራሱ ያው እንደ ማስታወሻነት ማለት ነው። አንዳንዴ ደግሞ ያው የመሥሪያ ቤት ዝግጅቶች የተለያዩ ዝግጅቶች ሲካሄዱ እንግዲህ ሰራተኞች አንድ ላይ ተሰብስበን ከአለቆቻችንም ጋር ሊሆን ይችላል አንድ ላይ ሆነን ፎቶ እንነሳለን ማለት ነው። ያ እንግዲህ ለማስታወሻነት ይረዳናል ወይንም ደግሞ ለማስታወሻ የምንነሳው ፎቶ ማለት ነው። ስለዚህ ያው በብዙ መንገድ እንግዲህ የስልኬን ካሜራ እጠቀማለሁ ማለት ነው። ያው ለምሳሌ ያህል አንድ መረጃ አስፈላጊ የሆነ መረጃ በወረቀት መልክ የተቀመጠ ሊኖር ይችላል ያ መረጃ ደግሞ እንግዲህ ሌላ ሰው ሊፈልገው ይችላል። ስለዚህ ለሚያስፈልገው አካል የስልኬን ካሜራ ተጠቅሜ እልካለሁኝ ማለት ነው። ወይንም ደግሞ አንስቼ እልክለታለሁ ማለት ነው። ለሚያስፈልገው ሰው እና በዚህ መሰረት እንግዲህ ለብዙ ነገር የስልኬን ካሜራ ልጠቀም እችላለሁኝ። እንግዲህ ያው እንደሚታወቀው የስልክ በዚህ ሰዓት በጣም ብዙ አገልግሎት የምንጥ የምንገለገልበት የምንጠቀምበት ነገር ነው። እና ያው የ ብዙ ስልኮች ደግሞ በተለይ ስማርት ስልኮች ካሜራ ከላያቸው ላይ ተገጥሞላችኋል እነዛ ካሜራዎች እንግዲህ በተለይ ስልኩ አዲስ ከሆነ በጣም ጥራት ያለው ካሜራ ነው እየተገጠመለት ያ መሆኑ ደግሞ በጣም እንዲመች እና ወይንም ተመራጭ አድርጎታል ማለት ነው። ይህን ስማርት ስልክ ምክንያቱም ያው ሌላ ካሜራ መያዝ አይጠበቅብንም። እና በዛው በስልካችን ተጠቅመን እንግዲህ የተለያዩ ማስታወሻዎችን መያዝ እንችላለን። በፎቶም ሆነ በቪዲዮ አማካኝነት ማለት ነው። ያው ለዛም ነው ብዙ ሰው ስልክ ሲገዛ የካሜራው ጥራት እንዴት ነው ብሎ ካሜራውን ለማረጋገ ወይንም ደግሞ ለመሞከር ይሞክራል ማለት ነው። ይህ እንግዲህ ያው ምን ያህል በስልካችን ካሜራ እንደምንጠቀምበት እና እንደሚያገለግለን አንዱ ማሳያ ነው። ማለት ነው። እንግዲህ ስልክ ከሚሰጠው ይሄ ከመደዋወል በተጨማሪ አንዱ እና ትልቁ ጠቃሚው ነገር ካሜራ ከላዩ ላይ መኖሩ ነው ብዬ አስባለሁ። ወይንም አምናለሁኝ። ያው ካሜራ ከላዩ ላይ መኖሩ የተለያየ ነገር እናደርጋለን ለምሳሌ እንደዚህ የመስመር ላይ ስራዎች ስንሰራ የካሜራ የሚያስፈልገው ወይንም ደግሞ የቪዲዮ ቅጂ ቢያስፈልግ በዛ ካሜራ ተጠቅሜ ነው ማለት ነው። እነዛን ቅጂዎችን የማደርገው ከዚህ በፊትም እንግዲህ እንደዚህ የኤአይ ስራ ሰርቻለሁ። ያ ስራ እንግዲህ በካሜራ ተጠቅሜ

እሺ ምን ይላል በስልክ ገንዘብ ትልካለህ ወይ? ይላል አዎ በስልኬ እንግዲህ ገንዘቦችን እልካለሁኝ። ያው አሁን ያለው የ እንትን የገንዘብ አጠቃቀም እንግዲህ ሁሉም ነገር ወደ ባንክ ነው የማስገባው። ስለዚህ ባንክ ላይ የማስገባውን ብር የምጠቀመው ያው በስልኬ አማካኝነት የተለያዩ ነገሮችን እልካለሁኝ። ወይንም ደግሞ እቃዎችን ስገዛ ሊሆን ይችላል እንግዲህ ይህንን እቃ ስገዛ ዋጋውን ከተስማመው በኋላ መጨረሻ ላይ ስልኬን ተጠቅሜ ወደ ሻጩ አካል አካውንት ወይንም ደግሞ የሻጩ አካል አስገባለታለሁ ማለት ነው። ያ የማደርገው እንግዲህ በስልኬ ነው የምልክለት ማለት ነው። በስልክ ብር መላክ እንግዲህ አሁን ላይ በጣም እየተስፋፋ ያለ ነገር ነው ሙሉ በሙሉ ነገሮች ወደ ስልክ ተቀይረዋል ማለት ነው። ስለዚህ ስልካችን ከቁጠባ ደብተራችን ጋር የተያያዘ ነው ከቁጠባ ሂሳባችን ጋር ከዛ ጋር ተያይዞ እንግዲህ ያው በቀላሉ አንድ ቦታ ላይ ሆነን ማንኛውንም ብር መላክ እንችላለን ማለት ነው። ይህንን ስርዓት እንግዲህ ወይንም ደግሞ ይህንን አገልግሎት በጣም ብዙ ሰው ነው የሚጠቀምበት። ያ ደግሞ ያው በጣም አገልግሎቱን ቀላል ያደረገው ነገር ከአንዱ ባንክ ወደ ሌላኛው ባንክም መላክ መቻሉ ያ በጣም ቀላል የሆነ ቀላል ያደርገዋል ማለት ነው። አገልግሎቱን ከዛ በተጨማሪ ለምሳሌ ያው ሌላማ አካል እንትን እቃ ብሸጥለት ወይንም ደግሞ የተለያየ ግብይቶችን ብንፈጽም ከእነሱም እንደዛው የኔን የ እንትን የባንክ ወይንም ደግሞ የሂሳብ ደብተሬን ቁጥር ነግራቸውና ያንን አስገብተው እንግዲህ የብር ይልኩልኛል ማለት ነው። በዚህ መሰረትም ያው ምንም አይነት ካሽ ብር እጃችን ላይ ሳይገባ የሞባይል የሞባይል ባንክ ወይንም ደግሞ በሞባይል ገንዘብ መላላክ ተጠቅመን እነዛን ነገሮች ማድረግ እንችላለን ማለት ነው። ከዛ በተጨማሪ እንግዲህ በስልካችን ተጠቅመን የተለያየ መተግበሪያዎች አሉ እነዚህ መተግበሪያዎች ብር መላኪያ መተግበሪያዎች ማለት ነው። አንደኛው እንግዲህ የ ቴሌ ብር የሚባለው ነው ይህ ቴሌ ብር እንግዲህ ስልካችን ላይ ነው የምንመዘገበው ማለት ነው። ከተመዘገብን በኋላ እዚህ ቴሌ ብር ላይ የተወሰነ ብር እናስቀምጣለን ያን ያስቀመጥነውን ብር እንግዲህ ወደ ሌላ ሰው መላክ እንችላለን ማለት ነው። ወደ ሌላ ሰው ቴሌ ብር መላክ እንችላለን ያን ቴሌ ብር እንግዲህ ያው የስልክ ቁጥርን ተጠቅመን ነው ማለት ነው በዋናነት የምንልከው። የመተግበሪያውን ነክተን መተግበሪያውን ከፍተን የስልክ ቁጥር ስናስገባለት የዛን ሰውዬ ስም ያመጣልናል ማለት ነው። ስለዚህ የምንፈልገውን ያህል የብር መጠን ወይንም ደግሞ የተገበያየውን የምንልከውን የብር መጠን ጽፈን እንልካለን ማለት ነው። በቀላሉ እንግዲህ ከዛ ላይ ቀንሶ ለምንልክለት አካል ይልካል ወይንም ደግሞ ያስገባል ማለት ነው። ሌላው ከዛ በተጨማሪ እንግዲህ ሲቢኢ ነው ሲቢኢ የራሱ የሆነ መተግበሪያ አለው። ያንን መተግበሪያ አውርደን በዛ አማካኝነት እንግዲህ ያው ይሄ የኢትዮጵያ ንግድ ባንክ የሚሰጠው አገልግሎት ነው። ያም የኢትዮጵያ ንግድ ባንክ ከቴሌ ጋር ተባብሮ የሚሰጥበት አገልግሎት ነው። ቴሌ ብር የምንለው አገልግሎት። ይህም ሲቪ ብር እንግዲህ መተግበሪያ የራሱ መተግበሪያ አለው መተግበሪያውን አውርደን ያው መተግበሪያውን ካወረድን በኋላ አካውንታችንን ነው እዛ ላይ የምንመዘገብበት ማለት ነው። አካውንታችን ማለት የቁጠባ ሂሳብ ደብተር ቁጥሩን እናስገባለን ያንን ካስገባን በኋላ እንግዲህ ራሱ ይሰጠናል ማለት ነው። ወይንም ያለንን መጠን ገንዘብ ያሳውቀናል እዛ ላይ። ስለዚህ ለሰዎች መላክ የምንፈልገውን ነገር የሰዎቹን እዚህ ጋር አሁን የሰልኮቹን ስልክ ሳይሆን የምንልክበትን የ የቁጠባ ሂሳብ ደብተር ቁጥር ነው የምናስገባው እሱን አስገብተን እንግዲህ የምንፈልገውን መጠን ብር ነክተን እንልካለን ማለት ነው። ስለዚህ የቁጠባ ሂሳብ ውስጥ ይደመርለታል ማለት ነው። እሱ ጋር ሄዶ ከእኛ ላይ ደግሞ ያው ከእኛ የቁጠባ ሂሳብ ደብተር ላይ ደግሞ ይቀነሳል። ሌላው ከዛ በተጨማሪ እንግዲህ የአገልግሎት የምንከፍላት የተወሰነች ሳንቲም ትኖራለች ያው እሱ በምንልከው የብር መጠን ይወሰናል ማለት ነው። ያው በአጠቃላይ ጊዜያችንን ይቆጥብልናል። ሌላው ደግሞ ጉልበታችንን ይቆጥባል ከቦታ ቦታ

እሺ ቂም ታቆያለህ ወይ ይላል? ቂም እንግዲህ በመሰረቱ ብዙ አላቆይም። ቂም ማቆየት ጥሩ አይደለም ብዬ ነው የማስበው ምክንያቱም ቂምን ካቆየነው በጣም ራሳችንን ይጎዳናል ማለት ነው። ያ ለምንድነው የሚሆነው? ያቄምንበት ሰው ወይንም ደግሞ ያ የበደለን ሰው ካለ ያንን ሰውዬ ሁሌ ስናየው በደሉን ነው የምናስታውሰው ማለት ነው። ያ ማለት ደግሞ ሁል ጊዜ እዛ ስሜት ውስጥ እንድንገባ ያደርገናል። ወይንም ሰውየውን ስለ ሰውየው ስናስብ ያንን በደል ስለምናስብ። ስለዚህ ወደዛ ስሜት ይጎትተናል ማለት ነው። ይህ ደግሞ ለጭንቅላታችን ጭንቅላታችንን የሚጎዳ ነገር ነው ብዬ አስባለሁ። ምክንያቱም ያው ቂመኛ መሆን ጭንቅላትን ወይንም ደግሞ ራስን መጉዳት ነው ብዬ የማስበው። ስለዚህ ያው ሰዎች ላይ ቂምን በውስጣችን ይዘን ከማቆየት ነገሩ ላይ በዛ ጉዳይ እንደተከፋንበት ወይንም ደግሞ እንዳዘንን መናገር እና ይቅርታ እንዲጠይቁን ማድረግ ይሻላል። ያ ካልሆነ ግን ያው ነገሮችን እዛው ላይ እንዳሉ በቃ አንድ ያለፈ ነገር ስለሆነ ወይ እኛ ራሳችንን ይቅርታ ብለን ማለፍ ነው የሚሻለው ማለት ነው። ስለዚህ ከአንድ ሰው ጋር በተቀያየምን ወይንም ደግሞ በተኮራረፍን ቁጥር ያን ሰውዬ ሁሌ በውስጣችን እንይዘዋለን ማለት ነው። ስለዚህ ይህ ነገር ደግሞ ጥሩ አይደለም ወይንም ደግሞ ለራሳችን ቦታ አልሰጠንም እንደማለት ነው። በተዘዋዋሪ እንግዲህ ስለ ቂም ሲነሳ አንዳንድ ሰዎች በጣም ቂመኛ የሆኑ ሰዎች አሉ እንግዲህ እነዚህ ሰዎች ያው ራሳቸውን እየጎዱ ነው ብዬ አምናለሁ። እንደኔ እምነት ያንን ነገር ቢተውና ይቅርታ እንዲባባሉ እድሉን ቢያመቻቹ ወይንም ደግሞ ቢነጋገሩ ነው የሚሻለው ብዬ ነው የማምነው። ብዙ ጊዜ ያው ቂመኛ የሆኑ ሰዎች ስኬታማ ላይሆኑ ይችላሉ። ምክንያቱም ያው ስኬት ሊርቃቸው ይችላል። ይህ ነገር ደግሞ ያው ጥሩ አይደለም ብዬ ነው የማምነው። ስለዚህ ቂምን አላቆይም ሰዎችን ባያቆዩ ብዬ ነው የምመክረው።

ወደ የትኛው ቦታ ተጉዘህ ታውቃለህ? ይላል እንግዲህ ያው ወደተለያዩ ቦታዎች ተጉዤ አውቃለሁ ያው የምጓዘው ለተለያየ ምክንያት ነው። አንዳንዶቹን ያው ለስራ ምክንያት የተጓዝኩባቸው የቦታዎች አሉ ወይንም ደግሞ ያው ኢትዮጵያ ውስጥ ሆኖ ግን ከከተሞች ከተሞች ተጉዤ አውቃለሁ ማለት ነው። ለምሳሌ ወደ ሞጁ ተጉዤ አውቃለሁ። እንግዲህ ወደ ሞጁ የተጓዝኩት ያው በትምህርት ምክንያት ነው። የተወሰነ የትምህርት ክትትል እዛ አድርጌያለሁ ወይንም ደግሞ ቆይቻለሁ ማለት ነው። ያው ሞጆን ስናስብ እንግዲህ በመጀመሪያ የምናስበው ያው የደረቅ ወደብ መኖሩ ነው። እዛ ሞጆ ላይ እንግዲህ ትልቅ የሆነ የኢትዮጵያ አንደኛው የደረቅ ወደብ እዛ ሞጆ ከተማ ላይ ይገኛል ወይንም ከተማዋ መግቢያ ላይ ይገኛል ማለት ነው። ከዛ በተጨማሪ እንግዲህ ሞጆ ውስጥ ያው የሞጆ የቆዳ ፋብሪካ አለ። ይህ የቆዳ ፋብሪካ እንግዲህ የተለያዩ ቆዳዎችን ይሰራል ማለት ነው። ሌላው ደግሞ ሞጆ የዘይት ፋብሪካ አለ ያው እነዚህ ትልልቅ የሚባሉ የፋብሪካዎች ወይንም ደግሞ ሞጆ ውስጥ የሚገኙ ትልልቅ የሆኑ ፋብሪካዎች ወይንም ደግሞ ተቋማት ናቸው ማለት ነው። እነዚህን ነገር ማንሳት እንችላለን። ሞጆን ስናይ እንግዲህ አቀማመጧ ያው ከአዲስ አበባና በአዳማ መሃል ላይ የምትገኝ ነው። እና ይበልጥ ያው ለአዳማ ትቀርባለች ከዛ መሃል ላይ እንግዲህ ያው ደብረ ዘይት አለች በደብረ ዘይት እና በአዳማ መሃል ላይ የምትገኝ አነስተኛ ከተማ ነች ማለት ነው። ያው ከተማዋን ስናስብ እንግዲህ ብዙ የቆዳ ስፋት የላትም አነስተኛ የሆነ የቆዳ ስፋት አላት ግን ያው ከተማዋ ከተቆረቆረች በጣም ረጅም ጊዜ ያስቆጠረች ነች ያው። ምንድነው እሱ ብዙ የለማ ከተማ አይደለም። ወይንም እንደዚህ በጣም ብዙ ሰው የሚገኝበት ከተማ አይደለም። ያው ከስራ እድልም አንፃር ስናይ አነስተኛ የሆነ የስራ እንቅስቃሴዎች የሚገኙባት ከተማ ነች ማለት ነው። ከዛ ከሞጆ በተጨማሪ እንግዲህ ወደ አርባ ምንጭ ተጉዤ አውቃለሁ። እንግዲህ አርባ ምንጭን ስናስብ በጣም ብዙ ነገሮችን ማየት እንችላለን። አርባ ምንጭ ያው የተለያዩ በተፈጥሮ መልከአ ምድር የተለያዩ የተፈጥሮ መልካም ምድር ያለባት አካባቢ ነች። እና ከዛ በተጨማሪ እንግዲህ በጣም ብዙ በምንጮች የተከበበች ከተማ ነች ይቺ ከተማ እንግዲህ የጋሞ ጎፋ ዞን በመባል የምትታወቅ ነች ማለት ነው። ስለዚህ በብዛት የጋሞ ተናጋሪዎች አርባ ምንጭ ላይ ይገኛሉ ማለት ነው። ሌላው ያው አርባ ምንጭ ከደቡብ ብሄር ብሄረሰብ ክልል ውስጥ አንዷ ከተማ ነች ማለት ነው። አርባ ምንጭም እንግዲህ ከተቆረቆረች ብዙ እድሜያት ያስቆጠረች ከተማ ነች። በዋናነት አርባ ምንጭ ውስጥ እንግዲህ የተለያዩ ዩኒቨርሲቲዎች ይገኛሉ። የመንግስት ከፍተኛ ዩኒቨርሲቲዎች እነዚህ ዩኒቨርሲቲዎች ውስጥ እንግዲህ በጣም ብዙ የሙያ ተቋማት ያሉበት እና በጣም ብዙ የምርምር ተቋማት ይገኙበታል ማለት ነው። ከዚህ በፊትም እንግዲህ በጣም ብዙ ተማሪዎችን ተምረው ወይንም ደግሞ አስተምራ ያወጣች ከተማ ነች ማለት ነው። በዚህ በዩኒቨርሲቲ ደረጃ ወይንም በከፍተኛ ትምህርት ደረጃ ሌላው አርባ ምንጭ ላይ ስናይ እንግዲህ የተለያዩ ወንዞች ወይንም ደግሞ በውሃ የተከበበች ነች። ስለዚህ እነዛ ሀይቆች ወይንም ደግሞ የውሃ አካላት የተለያዩ እንስሳት በውስጣቸው ይዘዋል ማለት ነው። ከነዛ መካከል እንግዲህ አንዱ አዞ የሚባለውን እንስሳ አርባ ምንጭ ወንዞች ላይ ይገኛል ማለት ነው። ይህ አዞ እንግዲህ ፀሀይ ሲወጣ ያው ፀሀይ ለመሞቅ ወደ አሸዋማ ቦታ ላይ ይወጣል። ሰዎች ያው አዞን ለመጎብኘት የተለያዩ ቱሪስቶች ወይንም ደግሞ የውጭ ሀገር ዜጎች ወደ አርባ ምንጭ ከተማ ይሄዳሉ ማለት ነው። ሌላው ያው ሀይቆችና በተለያዩ እጽዋት ወይንም ደግሞ ደኖች ያሸበረቀች ነች። ከዛ በተጨማሪ እንግዲህ አርባ ምንጭ ላይ ይሄ የቡና ተክል ወይንም ደግሞ ቡና በብዛት ይመረትበታል። አልፎ ደግሞ እንደ ማንጎ ሙዝ ፓፓያ የመሳሰሉት አታክልቶች እንግዲህ በብዛት እናገኛለን። ያው ብዛት አርሶ አደሩ ማሳ ላይም እነዚህ አታክልቶችን እናገኛለን ወይንም ደግሞ እነዚህ አታክልቶችን ያ